ምስክር ወረቀት የምስክር ወረቀት የምንለው እንግዲህ የምስክር ወረቀት ማለት አንድ ሰው ላበረከተው አስተዋጽኦ ወይም ላደረገው ተሳትፎ ወይንም ላገኘው ችሎታ ላለው ችሎታ ሊሆን ይችላል፤ የሆነን ኮርስ ወይንም የሆነን ስልጠና ወስዶ ሊሆን ይችላል፤ ለዛ ስልጠና ወይንም በሆነ በጎ አድራጎት ሊሆን ይችላል፤ እንዲሁም በተለያዩ ሙያዎች ላይ ወይንም በተለያዩ የሰውን ተሳትፎ የሚጠይቁ ነገሮች ላይ ሊሆን ይችላል፤ በዛ ላይ ለመሳተፍ ወይንም የሆነን እውቀት የሆነን ከህሎት የሆነን ወይም የሆነን ችሎታ በማግኘቱ እንግዲህ በዛ ባገኘበት የሚሰጠው የውቅና ወረቀት ነው ማለት ነው። ለዛ ላበረከተው አስተዋጽኦ ወይንም ላለው ችሎታ አንዱ ላለው ሙያ ሊሆን ይችላል ለዛ ከዛ ድርጅት ከተሳተፈበት ድርጅት ሊሆን ይችላል ወይንም መስሪያ ቤት ሊሆን ይችላል እንዲሁም ሌላ የመንግስት ተቋም ሊሆን ይችላል ማለት ነው። ተሳትፏል በዚህ በዚህ ነገር ላይ ተሳትፏል ተብሎ የሚሰጠው የእውቅና ወይንም የሚመሰክር የጽሁፍ ወረቀት ነው ማለት ነው። ስለዚህ አንድ ሰው በተለያዩ ነገሮች ላይ ተሳትፎ ይህንን የጽሁፍ ማስረጃ ወይንም ይህንን ምስክርነት ያለው ለሱ የሱን ያህል በዛ ላይ መሳተፉን ወይም የሆነን ነገር ማወቁን በወይም በሆነ ነገር ችሎታ መኖሩን የሚያሳይ የእሱን ችሎታ የእሱን ተሳትፎ የእሱን አበርክቶ ለዛ ድርጅት ሊሆን ይችላል ወይም ለዛ መስሪያ ቤት በዛ ነገር ላይ እንግዲህ በሙያው ላይ ሊሆን ይችላል ስለዛ ለዛ የሚሰጥ የእውቅና ወረቀት ነው ማለት ነው። የእውቅና መስጠት ወይንም ምስክርነትን ቃልን ሰውየው በዛ ነገር ላይ ተሳትፎ ማድረጉን ወይንም የሆነን ሙያ መቻሉን ወይም በዛ ሙያ ላይ የሆነ ክህሎት ችሎታ እንዳለው እና ሙያው የሚጠይቃቸውን ነገሮች እንዲያሟላ ተደርጎ ሊሰጥ የሚችል የውቅና ወረቀት ነው ማለት ነው። ስለዚህ አንድ ጠንካራ ሰራተኛ ለምሳሌ እውቅና ሊሰጠው ይችላል። እንግዲህ ለምሳሌ ያው እንደሚታውቀው ሰዎች በተለያየ ነገር ሲሳተፉ እዛ ላይ እንግዲህ ልዩ ብቃት ልዩ ችሎታ ሲያደርጉ ወይንም እንዲሁ እየተቻላቸውን የበኩላቸውን አስተዋጽኦ ሲያበረክቱ ያው እንግዲህ ያንን መድረክ ያዘጋጀው ሰው ሊሆን ይችላል ያንን ተሳትፎ ያዘጋጀው ሰው ለእነዚህ ሰዎች እንግዲህ የእውቅና ወረቀት ይሰጣል ማለት ነው። ስማቸውን በመጻፍ እና ያበረከተትን አስተዋጽኦ እንትን በማድረግ በመጥቀስ እዛ ላይ እንግዲህ የመስሪያ ቤቱን የራሱን የግል ማህተም በማስቀመጥ በዛ መልኩ ይገለጻል ማለት ነው። ለምሳሌ እንግዲህ አንድ መስሪያ ቤት ወይም አንድ ህክምና ቦታ አለ ብንል ወይም አንድ ህክምና ማዕከል አንድ ሆስፒታል አለ ብንል እንግዲህ እዛ ሆስፒታል ውስጥ የተለያዩ ህመምተኞች ይታከማሉ ማለት ነው። እነዚህን ህመምተኞች የሚያክማቸው ደግሞ የተለያዩ ባለሙያዎች አሉ ማለት ነው። የተለያየ ችሎታ ያላቸው በየዘርፉ ያው እንግዲህ ሰው የተለያየ በሽታ ሊታመም ይችላል። ያው እንደሚታውቀው ብዙ አይነት በሽታ አይነቶች ወይም የህመም አይነቶች ማለት ነው። እንግዲህ እነዚህን ብዙ አይነት የህመም ብዙ ህመሞችን የሚያክሙ ብዙ ዶክተሮች ይኖራሉ ማለት ነው። ከነዛ ዶክተሮቹ መካከል እንግዲህ ጥሩ አስተዋጽኦ ያደረገው ሰው ወይንም ጥሩ ስራውን የሰራ በአግባቡ የሰራ ሰው ሊሆን ይችላል ሰአቱን በማክበር ሊሆን ይችላል እንዲሁም ህመምተኞቹን ወይም እነዛን ታካሚዎች በስነ ስርዓት እና በጥሩ ስነ ምግባር ያከመ ሊሆን ይችላል፤ እና ለነሱ ርህራሄ ያሳየና እንዲሁም እዝነትን ርህራሄን የሚያሳይ ሊሆን ይችላል። እንዲሁም ለስራው ፍቅር ኖሮት የሰራ ዶክተር በየትኛውም ሰዓት ለታካሚ የደረሰ የሰውን ነፍስ ማቆየት የቻለ ሰው እንግዲህ ጥሩ የህክምና እርዳታ የማደርግ ሰው ከዛ የህክምና ቦታ ወይም ከዛ ሆስፒታል የእወቅና ሽልማት ሊሰጠው ይችላል ማለት ነው። እንዲሁም ለምሳሌ በእኛ ሀገር በኢትዮጵያ እንደምናየው በኢትዮጵያ ያው ብዙ ተማሪዎች አሉ ማለት ነው። በትምህርት ሚኒስተር ብንይ ለምሳሌ የተለያዩ ትምህርት ቤቶች አሉ። ከእነዛ ትምህርት ቤቶች እንግዲህ የነዛ ትምህርት ቤት ዳይሬክተር ሊሆን ይችላል መምህራን ብዙ ተማሪዎችን እንግዲህ ከዛ ትምህርት ቤት መካከል ያው ብዙ እውቀት ወይንም ብዙ ከህሎት አግኝተው ጥሩ ውጤት ያስመዘገቡ ብዙ ተማሪዎች ካሉ ከዛ ትምህርት ቤት ወይም ሁሉም ተማሪዎች ጥሩ የሚጠበቅባቸውን ውጤት ካስመዘገቡውና ወደሚቀጥለው ክፍል ወይም ወደሚቀጥለው ደረጃ በጥሩ ውጤት ከተሻገሩ ለዛ ትምህርት ቤት የምስክር ወረቀት ለዳይሬክተሮች እንዲሁም ለተለያዩ መምህራን የምስክር ወረቀት ይሰጣል ማለት ነው። እንዲሁም በተለያዩ ስብሰባዎች ሲሰበሰብ አንድ ሰው ለምሳሌ እንግዲህ አንድ የድርጅት ሊሆን ይችላል መስሪያ ቤት ወይም የሆነ ካምፓኒ እንግዲህ የሆነ ስልጠና ሊያዘጋጅ ይችላል ማለት ነው። እዛ ስልጠና ላይ እንግዲህ ብዙ ሰዎች ሊታደሙ ይችላሉ ማለት ነው። እነዛ የታደሙ ሰዎች እንግዲህ እዛ ስልጠና ላይ በመታደማቸው ወይንም እዛ በዛ ስልጠና ያለውን እውቀት በመካፈላቸው እውቅና እና ወይንም የምስክር ወረቀት ይሰጣቸዋል ማለት ነው።

እንደምን አመሹ? ይህ እንግዲህ ሰላምታ የምናቀርብበት መንገድ ነው ማለት ነው። ለተለያዩ ሰዎች ምሽታቸው እንዴት እንደነበር። እና ያው ስንገናኝ ከእነሱ ጋራ ወደ ቤት ስንገባ ሊሆን ይችላል። ከስራ ስንወጣ ሊሆን ይችላል። እንደውም በስልክ ስንደዋወል ሊሆን ይችላል። እና በተለያዩ አጋጣሚዎች ያው ሰዎችን ሰላምታ ለማለት ስንፈልግ እንደምናመሹ? በማለት ሰላምታ ማቅረብ እንችላለን ማለት ነው። እና ይህን አጠቃላይ ሰላምታ የምናቀርብበት ወይንም ሰላምታ የምንለዋወጥበት መንገድ ነው። ማለት ነው ያው የተለያዩ ሰዎች ይህን ቃል ይጠቀሙታል። እንደምን አመሹ? እንደምን ዋሉ? እንደምን ዋሉ? እንዴ ምን አደሩ? እንዴ ምን አመሹ ማለት ምሽታቸው እንዴት እንደነበር የምንጠይቅበት የሰላምታ መግለጫችን ወይም የሰላምታ ማቅረባችን ነው ማለት ነው። እና እንደ አጠቃላይ ይሄ እንግዲህ ሰላምታ የምናቀርብበት መንገድ ሰዎችን ሰላምታ የምንሰጥበት መንገድ ነው ማለት ነው። ያው ሰው እንግዲህ ወደ ቤት ሲገባ እንደምን አመሹ ሌል ይችላል ከቤት ሲወጣ አንድ ሰላምታ መለዋወጥ ሲፈልግ እንደምን አመሹ? ብሎ ይገልጻል ማለት ነው። ያውም ይሄ እንግዲህ እንደምን አመሹ? የሚለው የሆነን ሰዓት ወይ የሆነን ወቅት ያመለከታል ማለት ነው። ምክንያቱም ይሄ እንደምና አመሹ የሚለው ከሰአት ያለን ወይንም ማታ ላይ ያለን ምሽትን የሚገልጽ ነውና አመሹ የሚለው ቃል ምሽት ወይንም ከሰአት በኋላ ያለውን ጊዜ የሆነን ወቅት ለብቻ ነጥሎ የሚይዝ ነው ማለት ነው። ምክንያቱም እንደምን አመሹ ሲል አንድ ሰው ይለያያል ማለት ነው። እንደምን አመሹና? እንደምን ዋሉ? በጣም ልዩነት አለው ማለት ነው። ምክንያቱም እንደምን ዋሉና፣ እንደምን አመሹ ወይም እንደምን አደሩ፣ እኩል አይደለም ማለት ነው። እና ያው ይሄ ደግሞ እንደምን አመሹ የሚለው ብዙ ቁጥርን የሚያመለክት ነው ማለት ነው ብዙ ሰዎች አሉ። በዛ ቦታ ላይ ሰውየው ሰላምታ የሚያቀርብላቸው ብዙ ሰዎች መሆናቸውን ያመለክታል። እንዴምን አመሹ? የሚለው ማለት ነው። ለምሳሌ ለጠላ ቁጥር ከሆነ ወይንም አንድ ሰው ከሆነ እንደምን አመሸህ? ልንለው ነው የምንችለው። እንደውም ሴት ከሆነች ደግሞ እንዴት አመሸሽ? ወይም እንደምን አመሸሽ? ነው የምኖርህ እንግዲህ እንደምን አመሹ? አንድ የሃይማኖት አባት ሊሆን ይችላል እና የምናከብረው ሰው ነው ማለት ነው። ወይም የክብር ሰላምታ ነው ማለት ነው። ይሄ እንዴምን አመሹ? የሚለው ሌላ ደግሞ ብዙ ሰዎች ከሆኑ በአንድ ቦታ ተሰባስበው ያሉ ሰዎች ከሁለት እና ከዛ በላይ ከሆኑ እነዚህ ሰላምታ የምናቀርብላቸው ሰዎች እነሱን እንደምን አመሹ? ብለን እንትን እንላለን ማለት ነው እንደዛ ብለን በዛ አይነት መልኩ ሰላምታችንን እንገልጻለን ማለት ነው። እንዲሁም ሰላምታ ስለሌላ ሰው የምንጠይቅ ከሆነ አንድ ሰው አግኝተን ስለሌላ ሰዎች የምንጠይቅ ስለሆነ እንዴት ናቸው። እነሱ ለማለት እንዴት አምሽተዋል? እንላለን ማለት ነው። ወይንም ምሽታቸው እንዴት ነበር? ብለን እንግዲህ ሶስተኛው ወገን እንጠይቀዋለን። ማለት ነው እኛ ሶስተኛው ወገን ሆነን ሁለተኛው ወገንን እንጠይቃለን። ማለት ነው እንደምን አመሹ? ስንል እንዲሁም ያው እንግዲህ የታመመ ሰው ሊሆን ይችላል ያኔ የታመመ ሰው ስንጠይቅ ምሽቱ እንዴት እንደነበር እና ለውጥ አለው ወይስ የለውም የሚለውን እንደምን አመሹ? ብለን ወይም የታመሙ ሰዎችን ልንጠይቅ እንችላለን። ማለት ነው እንደ አጠቃላይ እንግዲህ እንደምን አመሹ? የምንለው ሰዎች ሰላምታ የሚለዋወጡበት ቃል ነው አንዱ ለሌላኛው ሰላም የሚያደርስበት የሚልበት እና ሰላምታውን የምንቀያየርበት ቃል ነው ማለት ነው። ወይም ሀረግ ነው ማለት ነው። ይሄ እንደምን አመሹ? የሚለው ለብዙ ሰዎች እንዲሁም የክብር ስም ላላቸው ወይንም አክብረን ለምንጠራቸው ሰዎች አንቱ እንደሚባሉ ሰዎች ማለት ነው ለነሱ የምንጠቀመው አይነት ሀረግ ነው ማለት ነው። እንዲሁም ምሽትን የሚገልጽ የተለየ ወቅትን የአንድ ወቅትን የሚገልጽ ሰላምታ ነው ማለት ነው ምሽትን ብቻ ምሽታቸው እንዴት እንደነበር የምንጠይቅበት የሰላምታ መለዋወጫ ቃል ነው። ማለት ነው።

እንኳን ደስ አለህ ይሄ እንግዲህ እንኳን ደስ አለህ የምንለው ደስታን ወይንም ጥሩ ነገርን የምንገልጽበት ነው የአንድ ሰው ደስ ብሎት ስናይ ወይንም በሆነ ነገር አሳክቶ ሊሆን ይችላል። ወይ የሆነ ነገር ጨርሶ ይሆናል ያኔ እንኳን ደስ በማለት ደስታውን ለመካፈል እና መልካም ምኞታችንን እንገልጻለን እንደውም ደስታውን ደስ ስላለውነ ለኛም ደስታችን እንደሆነ እንደወደድ አድርገን መልካም ምኞታችንን እንገልጽለታለን ማለት ነው። እንግዲህ ጓደኛችን ሊሆን ይችላል ቤተሰብ ሊሆን ይችላል ወይንም የምናውቀውም ሰው ሊሆን ይችላል የእሱ ደስታ የሚያስደስተን እንደውም የእሱ ደስታ የኛም ደስታ እንደሆነ እና ደስታውን ለመካፈል እንኳን ደስ አላህ ብለን ደስታውን እንነግረዋለን ማለት ነው። ወይም እንኳን ደስ አለ በማለት ደስታዋችንን ልንገልጽለት እንወዳለን ማለት ነው። ያው እንግዲህ በተለያዩ ምክንያት ሰው እንኳን ደስ አለህ ሊባል ይችላል ማለት ነው የተለያዩ ነገሮች ሲሆን ሲሳኩለት ወይንም የሆነ ያሰበው ነገር ወይም የሚፈልገው ነገር ሲሳካለት ያኔ ሰው እንኳን ደስ አለህ ይባላል ማለት ነው። ለምሳሌ ያው እንግዲህ ሰው ተምሮ ያው እንደሚታወቀው ትምህርት ብዙ አንድ ዲግሪ ለማግኘት ሰው ከአሥራ አምስት አመት እስከ ሃያ አመት ይፈጅበታል ማለት ነው። እና ያንን እንግዲህ ይሄን ያክል አመት ታግሎ ይሄን ያክል አመት ለፍቶ ወቶ ወርዶ ስንት ችግሮችን አልፎ ስንት መከራዎችን ስንት ጫናዎችን ተቋቁሞ ለዛች ቀን ለዛች ለመጨረሻዋ ቀን ሲበቃ እና ያኔ ዲግሪውን በሚያገኝበት ጊዜ ወይም በሚመረቅበት ወቅት እንኳን ደስ አለህ እንለዋለን ማለት ነው። ወይም እንኳን ደስ አለሽ እንላታለን ሴትም ከሆነች ማለት ነው። እና ይህን ያክል አስራ አምስት አመት እስከ ሃያ አመት የተለፋበት ይህን ያክል አመት እንቅልፍ የታጣበት ስንት ገንዘብ የባከነበት ስንት ጉልበት የባከነበት ስንት ጊዜ ያጠፋበትን አንድ ሰው እንግዲህ መጨረሻ ላይ ሲመረቅ የትልቅ ደስታ ነው እና ለዛ ሰው ትልቅ ድል ነው ትልቅ ስኬት ነው እና እንኳን ደስ አለህ ልንለው እንችላለን ማለት ነው። እንዲሁም እናት በሰላም ስትወልድ ወይንም ልጅ ዘጠኝ ወር በሆዷ ይዛ ከዛ ስትገላገል ከዛ በኋላ እንኳን ደስ አለሽ በሰላም ተገላገልሽ ብለን መልካም ምኞታችንን ለእናት እንገልጽላታለን ማለት ነው። ያው እንግዲህ ለእናት ልጅ ማለት ትልቅ ነገር ነው ዘጠኝ ወር ነው በሆዷ የምትሸከመው ከዛም በጉጉት ነው ምጠብቀው እስከ ሚወለድ ወንድ ነው ሴት ሚለውም ሌላ በጉጉት የሚጠበቅ ነገር ነው። እና እንግዲህ ይሄን በጉጉት የጠበቀችውን በሰላም ተገላግላ እና ስታቅፍ ያኔ ትልቅ ደስታ ነው እና ለእናት እንኳን ደስ አለሽ ልንላት እንችላለን እንዲሁም ለአባት እንኳን ደስ አለህ ልንለው እንችላለን ማለት ነው። ወይም እንዲሁም በጣም የሚዋደዱ ጓደኛሞች ወይም የሚዋደዱ ወንድና ሴት ሊኖሩ ይችላሉ ማለት ነው እነሱ እንግዲህ በትዳር ሲጣመሩ ወይም ሲጋቡ ሰርጋቸው ስነ ስርዓት ላይ የተገኙ ሰዎች ወይም ታዳሚዎች እዛው ጓደኞች ዘመዶች ቤተሰቦች እንዲሁም የክብር እንግዶች ሊሆኑ ይችላሉ ማለት ነው። እነሱም እንኳን ደስ አላችሁ ለዚች ቀን እንኳን አበቃችሁ ብለው ለእነዚህ ሰዎች መልካም ምኞታቸውን ይገልጹላቸዋል ማለት። መዋደድ ትልቅ ነው ነገር ነው ፍቅር ትልቅ ነገር ነው እና ይህ በጉጉት ሲጠብቁት የነበረ ነገር እንግዲህ ይቺ ተላይታ የነበረች እንግዲህ ሁለት አካል ወይም አንድ በአንድ ልብ የሚኖሩ ሰዎች ወደ አንድ ሲጣመሩ እና አንድ ላይ ሲሆኑ የትልልቅ ደስታ ትልቅ እድል ነውና እንኳን ደስ አላችሁ ብለን ለእነሱ ልናበስራቸው ወይንም ልንነግራቸው እንችላለን ማለት ነው። እንዲሁም አንድ ሰው የሆነን ሞያ መማር ፈልጎ የሆነ ሞያ ማዳበር እና ችሎታውን በደንብ መልመድ ወይንም በደንብ ያንን ነገር ለመስራት የሚያስችለውን ያክል ሞያ ለማዳበር ተነሳስቶ ያንን እንግዲህ ሲሳካላት ወይም ያንን ችሎታ ለምሳሌ አንድ ሰው አውሮፕላን ማብረር ሊፈልግ ይችላል ይሄን አውሮፕላን ማብረር እንግዲህ የዘላለም ህልሙ ወይም የሁልጊዜ ህልሙ ሁኖ ይህ ህልሙ በመጨረሻ ላይ ተሰክቶለት የመጀመሪያዋን ቀን ያበረረባት ቀን እንኳን ደስ አለህ ይባላል። ወይንም ሙሉ እውቅና ሙሉ ምስክርነት የምስክር ወረቀት ወይንም ሙሉ ያንን ችሎታ እንደሚችል የሚያብራራ ከሚመለከተው ወይንም ከተገቢው ተቋም ከተገቢው ስልጠና ቦታ ሲረከብ የመጨረሻ እንኳን ደስ አለህ ሊባል ይችላል ማለት ነውና። እንግዲህ እንደ አጠቃላይ የሰው ልጆች ሲኖሩ በህይወታቸው ውስጥ ማሳካት የሚፈልጉት ነገር ይኖራል ወይም እንዲኖራቸው የሚፈልጉት ሊኖር ይችላል እንዲሁም ችግር ሊኖር ይችላል ማለት ነው። በሌላ ጎን ደግሞ ስናየው ለምሳሌ ሰው በበሽታ በህመም ሊሰቃይ ይችላል እና ከዚያ ህመሙ ሲድን ራሱ እንኳን ደስ አለህ ልንለው እንችላለን ማለት ነው። ምክንያቱም ይህ ትልቅ ችግር ነው ይህ ትልቅ መከራ ነው ለዛ ሰውዬ ትልቅ ስቃይ ሲነሳለት ያኔ እንኳን ደስ አለህ እንለዋለን ማለት ነው። እንደ አጠቃላይ እንግዲህ ሰዎች መልካም ምኞታቸው ሲሳካላቸው መልካም ምኞታቸው ሲሰምርላቸው መልካም ህልማቸው ሲሰምርላቸው እንኳን ደስ አላችሁ ይባላል